አዎ የቀን መቁጠሪያ እጠቀማለሁ የቀን መቁጠሪያ ቀንን ለማወቅ በዓላትን ለማወቅ ፕሮግራሞቼን ለማስተካከል የስራ ቅደም ተከትሎችን ለማዘጋጀት የተለያዩ ሂደቶችን ኩነቶችን ለማዘጋጀት እና የአመቱን ፕሮግራም የቤተክርስቲያንም የግሌንም የመስርያ ቤትንም ፕሮግራም ለማውጣት እና ለማዘጋጀት የቀን መቁጠሪያ በቅርበት እጠቀማለሁ። የቀን መቁጠሪያ እጅግ በጣም አስፈላጊና ጠቃሚ ነገር ነው። ምክንያቱም በዛ መሰረት ነው ፕሮግራሞችን የምናወጣውና የምናዘጋጀው። እና ለምሳሌ በአመት ውስጥ የምጠቀማቸውን ቀኖች ለማወቅ የተለያዩ የጉዞ የእረፍት ጊዜ ለማዘጋጀት ከፈለኩኝ። መጀመሪያ በዓላት መቼ ላይ እንደሚውሉ የእረፍት ቀናቶች መቼ እንደሚሆኑ የስራ ጊዜ ዝግ የሚሆንበትንም ለይቼ ማወቅ ስለሚኖርብኝ እነርሱ በቅድሚያ ማየት በቅደም ተከተል መለየትና ማረጋገጥ ስለሚያስፈልገኝ የቀን መቁጠሪያዬን በቅርበት እጠቀማለሁኝ። በቤተክርስቲያንም እኔ በማገለግልበት ዘርፍ ውስጥ የአመቱን ፕሮግራም ስናወጣ ብዙ ጊዜ የምንጠቀመው የእረፍት ቀን ስለሆነ የእረፍት ቀናት በዓላት በብሄራዊ ደረጃ የሚከበሩ በዓላትን ለመለየት የቀን መቁጠሪያዎችን እጠቀማለሁ። ያንን መሰረት በማድረግ ፕሮግራሞችን እናወጣለን በቅደም ተከተል እናዘጋጃቸዋለን። የመስሪያ ቤቱንም ቢሆን እንደዚሁ እናዘጋጅና እንጠቀማለን።

ስራዎችን በቅደም ተከትል ነው የማስቀምጠው ምክንያቱም እቅድ ሳወጣ እቅዱ ራሱ ለስራው ከሚያስፈልጉ ለልዩ ልዩ ስራዎቼ ከሚያስፈልጉ ሀብቶችን ከማዘጋጀት ምንጫቸውን ከማወቅ እና ከማዘጋጀት በተጨማሪ ስራዎችን በቅደም ተከተል ማከናወን ስለሚኖርብኝ በቅደም ተከተል አስቀምጣቸዋለሁ። መቅደም ያለበትን በቅድሚያ ለመስራት የሚቀጥለውን ደግሞ አስቀጥዬ ለመስራት ጊዜየን በትክክል ለመጠቀም። ስራዎችም ሳይዛነፉ በወቅቱ እንዲከናወኑ እቅድ አውጥቼ በምሰራበት ጊዜ ስራዎችን በቅደም ተከተል አስቀምጣቸዋለሁ ይሄ ለስኬት ስራውን በተሳካ ሁኔታ ለማከናወን እጅግ አስፈላጊ የሆነ አካሄድ ነው። ለክትትልም ያመቻል። በመስሪያ ቤቱም እኔ በምመራው ክፍል ውስጥ ከባልደረቦቼ ጋር እቅድ አውጥተን ስራዎችን በቅደም ተከተል አስቀምጠን ነው የምንጠቀመው። እና የተሳካ ውጤት እናስገኛለን።

ቀዝቃዛ የአየር ሁኔታ በጣም ነው የምወደው ይመቸኛል። ነገር ግን ቅዝቃዜው ግን እጅግ በጣም የቀዘቀዘም ሲሆን አልወድም። ለምሳሌ ዲግሪ ሴንትግሬድ በታች ሲሆን ብዙ አይመቸኝም። ሞቃት አየርም እንደዚሁ አልፈልግም። ሞቃት ስል ከሰላሳ አምስት ዲግሪ ሴንቲግሬድ በላይ ከሆነ በጣም ይጨንቀኛል ይጨንቀኛል አይመቸኝም። በጥሩ ሁኔታ ደስ ብሎኝ የምመኝ የሚመቸኝ የአየር ሁኔታ ከቀዝቃዛ በጣም ከሚቀዘቅዘውም በጣም ከሚሞቀውም ይልቅ ከሃያ እስከ ሃያ አምስት ዲግሪ ሴንትግሬድ ባለው የአየር መጠን ውስጥ ያለው ቅዝቃዜ የአየር ሁኔታ እሱ ይመቸኛል። እና ለማንበብ ቢሆን ስራ ለመስራት ቢሆን ለማንኛውም ነገር የምመርጠው የአየር ሁኔታ እንደዚህ አይነቱን ነው።

ስሜቴን በፊቴ ላይ ማሳየት አላማሳየቱ እንደ ሁኔታው ይወሰናል። ለምሳሌ እኔ በጣም አዝኜ ከሆነ ውስጤ እጅግ አዝኖ ተጎድቶ ከሆነ። ይህንን ጉዳት ይህንን አዘን ወደ ሌሎቹ እንዳይተላለፍ ልጆቼም እንደኔ እንዳያዝኑ ባለቤቴም እንዳታዘን። ውስጤን ሀዘን ለመደበቅ ፊቴ ላይ እንዳይታይ በሳቅ በደስታ ፊቴን ለመግለጽ እማስ እምሞክርበት ጊዜ አለ። በሌላ ጊዜ ደግሞ ለምሳሌ ትንሿ ልጄ። ሌላ ቦታ ሄደን በቤቱ ስትጫወት አንዴ የማይገባ እኔም ማልፈቅድላትን መደረግ የሌለበትን ስታደርግ ባይ። ቁጣዬን ትክክል አለመሆኗን ለመግለጽ ስሜቴን በፊቴ ላይ ላሳይ እችላለው። ስለዚህ ስሜትን በፊት ላይ የማሳየቱ ጉዳይ እንደሁኔታው ይወሰናል ማለት ነው። ላሳይ የምችልበት ጊዜ አለ ለማሳየት የማልፈለግበት ጊዜ አለ። ስለዚህ እንደ ሁኔታው የሚወሰን ይሆናል ማለት ነው።

የገበያ ወጋን በሚመለከት እንደሁኔታው ነው። አንዳንዴ የተቆረጡ የተወሰኑ ዋጋዎች ከሆኑና በእቃው ላይ ተጽፎ የተለጠፈ ከሆነ እርሱስ ብደራደርም ቅናሽ ስለማይኖረው በሱ ላይ አልደራደርም። ነገር ግን አንዳንድ ገበያዎች ለይ መደራደር የሚቻልበት እና ተደራድረውም ዋጋ ቅናሽ መግኘት የሚቻልበት ስሆን። እችላለሁ መደራደር አለው። በመስሪያ ቤት በጥሬ እቃ አቅርቦት በኩል ያለው ክፍል ላይ ስለምሰራ እና ያዘ ክፍል ሀላፊም ስለሆንኩኝ ከአቅራብያዎቻችን ጋር የዕቃው ጥረት በልተጓደለበት ሁኔታ ዋጋ አስተያየት እንዲያደርጉ ቅናሽ እንዲያደርጉ እደረደራዘለው። በተለይ የምናስመጣው ወይም የምንገዛው እቃ ብዛት ሲኖረው እነርሱ ከብዛት ትንሽ ትንሽ ቢያተርፉ ብዙ ስለሚጠቀሙ የንን በመያዝ ዋጋ ለይ እደራደረለው እና በዋጋ ለይ መደራደር እችላለው። ጥሩ ልምድ አለኝም ብዬ አስባለው።